ስንት? ቋንቋ ትችላለህ ለሚለው እኔ የምችለው ቋንቋ አንድ ነው እሱም አማርኛ ቋንቋ ነው የምችለው። እንግዲህ እስካሁን ድረስ እሱን እችላለሁ። እንግሊዘኛ በተወሰነ መልኩ እግባባለሁ። ሌላ ኦሮሞኛ ጥቂት ጥቂት የምሰማቸው ነገሮች አሉ። ከዛ ብዙም አይደለም ሌላውን

በአንድ ጊዜ ብዙ ስራዎች ታስተናግዳለህ ወይ? ለሚለው የቤት ስራ ከሆነ እቤት ውስጥ በተለይ ይሄ እቤት ውስጥ የቤት ስራ ከሆነ እንጀራ እየጋገርኩ እቃ ማጠብ እችላለሁ። እንጀራ እየጋገርኩ ጎን ለጎን ወጥ እሰራለሁ እችላለሁ። እንጀራ እየጋገርኩ ጎን ለጎን ቤት ማጽዳት እችላለሁ እንደዚህ አይነት ነገሮችን እችላለሁ። አንድ ስራ ብቻ ይዜ አልሰራም በጎን ሌላውንም ሚጋብዘኝ ከሆነ ያኛው እስኪ እኔን ማይፈልግ ከሆነ ወደዚህኛው መጥቼ እሰራለሁ

ብስክሌት መንዳት አልችልም መጋለብ አልችልም? ለምን እስከዛሬ ድረስ ደፍሬ ለምጄም አላውቅም። ግን በጣም በቃ ማወቅም መልመድም የምፈልጋቸው። አንዱ መንዳት የምፈልገው ነገር አንዱ ብስክሌት ነው። ብስክሌት መንዳት በጣም ሰው ሲነዳም ደስ ይለኛል እራሴም መንዳት እፈልጋለሁ ግን እስካሁን ድረስ። እንዴት እንደሆነ አላውቅም አልለመድኩም ከለመድኩ ግን መግዛቴ ሁሉ አይቀርም

አዎ ደስ ይለኛል በጣም መታጠቢያ ቤት ውስጥ ሁኜ መዘመር ማጉረምረም ማሰብ ደስ ይለኛል ስዘምርም ደስ ብሎኝ ነው የምዘምረው። አዎ እወዳለሁኝ መዘመር። መታጠቢያ ቤት ውስጥ ሆኜ መዘመር። ደስ ይለኛል አዎን እዘምራለሁኝ። በጣም ያስደስቶኛል እንደዚህ አይነት ነገሮች በብዛት በቃ ደስ ይለኛል ውስጤን ሀሴት ነው የማደርገው። እንደዚህ አይነት ነገር ሳደርግ እና አዎ ያስደስተኛል።

መዝገቦችን ታስቀምጣለህ ነው ሚለው? እኔ መዝገቦች ምን ማለት ነው መዝገቦች ማለት አልገባኝም። መዝገቦችን አስቀምጣለሁ ግን ይሄ አንዳንድ ማስታወሻ ማስቀምጥባቸው። መዝገቦች አሉ። እነሱን አስቀምጣለሁኝ ለምን በውስጡ ያሉት? የጻፍኳቸው ማስታወሻዎች ስለሚያስፈልጉኝ። አስቀምጣለሁኝ እነሱን አዎ አስቀምጣለሁኝ።

ሾርባ ትወዳለክ ወይ? በጣም በጣም ነው የምወደው። ደስ ይለኛል በተለይ የገብስ ሾርባ የአጃ ሾርባ። በጣም ደስ የአትክልት ሾርባም እወዳለሁ። በጣም ደስ ይለኛል በጣም ኢንተረስቲንግ ነኝ። በጣም ነው የምወደው አይላይክ በጣም እወዳለሁኝ አዎ በጣም

የስራ እድገት አዎ እፈልጋለሁ እየፈለኩ ነው ለምንድነው? የኑሮ ውድነት ስላለ የተሻለ ኑሮ የተሻለ ገቢ እንዲኖረኝ ስለምፈልግ። የስራ እድገት እፈልጋለሁ አዎን እፈልጋለሁ እየፈለኩም ነው። የስራ እድገት እንዲኖረኝ እፈልጋለሁ። የተሻለ መኖርም ስለምፈልግ ማለት ነው።